አዎ አብዛኛውን ጊዜ የቪዲዮ ጥሪ አደርጋለሁ። ያም የቪዲዮ ጥሪ የማደርገው ከሀገር ውስጥ ላሉ ሰዎች ሳይሆን ከሀገር ውጪ ላሉ ሰዎች ናቸው። አሁን ለምሳሌ ጓደኞቼ በጥንት ጊዜ አብረን ትምህርት ቤት ከተማርናቸው ጓደኞች አሉ እነዛ ጓደኞቼም የመሳሰሉ ሰዎች ጋር ሀገር ውስጥ የሌሉ ሰዎች ጋር የማወራው በምንድነው? በ የቪዲዮ ጥሪ ነው። እነዛም የቪዲዮ ጥሪ ኢሞሌ ሊሆን ይችላል ቴሌግራም ላይ ዋትሳፕ ላይ ያሉ አፕሊኬሽን ወይም መተግበሮች ሊሆን ይችላሉ። በእነዛ መተግበሮች በምታገዝ የተለያዩ የቪዲዮ ጥሪዎችን አደርጋለሁ። ከተለያዩ ሰዎች ጋር አደርጋለሁ። ሀገር ውስጥ ካሉ ሰዎች ጋርም አሁን ለምሳሌ እኔ ያለውት አዲስ አበባ ስለሆነ ራቅ ወዳለው አካባቢ ወደ ትግራይ ኦሮሚያ ክልል አማራ ክልል ካሉት ሰዎች ጋር የምገናኘው በቪዲዮ ኮል ነው። ማለትም በቪዲዮ ጥሪ ነው።

እኔ አብዛኛውን ጊዜ ስሜቴን በፊቴ ላይ አላሳየውም። ምክንያቱም አሁን ለምሳሌ ስሜቴን በፊቴ ስናገር ስቆጣ ሳዝን ስደሰት የተለያዩ ስሜቶችን በማስተናገድበት ሰዓት። በየትኛውም ሰዓት ስሜቴን ፊቴ ላይ እንዲታይም ስለማልፈልግ ስሜቴን በፊቴ ላይ አላሳይም።

ላፕቶፕ ከዚህ ቀደም አልነበረኝም። ከትምህርት በትምህርት ዘመን ላፕቶፕ አልነበረኝም። ከኬጂ እስከ አስራ ሁለተኛ ክፍል ብሎም ዩኒቨርሲቲ እስከምማር ድረስ ላፕቶፕ አልነበረኝም። ነገር ግን አሁን ላይ ስራ ከጀመርኩኝ በኋላ። ኤችፒ ላፕቶፕ በዘጠና ሺህ ብር ገዝቻለሁ። ኤችፒ ላፕቶፕ በዘጠና ሺህ ብር አለኝ። ያም ላፕቶፕ የተለያዩ ስራዎችን የማህበራዊ ሚዲያ ላይ ስራዎችን የተለያዩ ስራዎችን እንድሰራበት በደንብ አድርጎኛል። እና በዚህ ሰዓት ላፕቶፕ ወይም ፒሲ ተብሎ የሚጠራው። ማቴሪያል ወይም እቃ በቤቴ ውስጥ አለ።